አዎ እሰበስባለሁ በአካባቢያችን ላይ የሚገኘው ውሃ በቂ ስላልሆነ እና ያሉትን ውሃዎች ለመቆጠብ የዝናብ ውሃዎች ሲመጡ ለተለያዩ እቃዎች ለማጣቢያም ሊሆን ይችላል እቃ ማጣበያ ሊሆን ይችላል ልብስ ማጣበያ ሊሆን ይችላል እነዚህን ነገሮችን ለማገናኘት ምን እናደርጋለን? ዝናብ ሲዘንብ ከጣሪያዎች እንዲፈሱ ነው የተለያዩ በርሜሉ የተለያዩ እቃዎች አድርገን እናስቀምጣለን ከዛ ውሃዎቹ ሲቀመጡ ሲቆዩ ቅዝቃዜያቸው ሲጨርስ ስለተለያዩ አይነት ልጠቀማቸዋለኝ ከመጠጥ ውጪ ማለት ነው። ልብስ ማጣቢያ ሊሆን ይችላል እቃ ማጣቢያ ሊሆን ይችላል። ለሽንት ቤት ማጽጃ ሊሆን ይችላል ግቢ ማጽጃ ሊሆን ይችላል እነዚህ በማድረጋችን ንጹህ ውሃ የመጠጥ የሚሆነውን ውሃ በጥንቃቄ እንቆጥበዋለን ማለት ነው

በእኛ አከባቢ ላይ የቀርከሃ ምርት አያድግም ምክንያቱም ከተማ ነው። ተለያዩ ችግኞች የሚተከሉበት ቦታ አይደለም። ግን የተለያዩ የቀርከሃ ምርቶች ወደ ከተማው ላይ የገቡ የተለያዩ እቃዎች እየተሸጡ ይገኛሉ። በቤታችን ብዙ የምንጠቀማቸው የቀርከሃ እቃዎችም ይገኛሉ እንደዛ ይቀርቅሃ እቃዎች ህይወታችንን ለህይወታችንን ሊያቅል የሚችለው ማንኛውም የተለያዩ ስራዎችን እየሰራንበት እንገኛለን።

አዎ ምንም ቢሆን የእጅ ጽሁፌ ይሄን ያህል ባያምርም በእጄ መጽሐፍ እወዳለሁ። አሁን በዚህ ሰዓት ትምህርት ቤትም ብዙ ነገሮች በፒዲኤፍ በኮምፒውተር በፋይል ምናምን ስለሆነ እንደበፊቱ አይደለም እንደበፊቱ ብላክ ቦርድ ላይ አይጻፍልህም አንተም ወረቀት ላይ ለመጻፍ ብዙ አትጠብቅ አይጠበቅብህም። የምናደርገው ፒዲኤፍ ላይ ያሉትን ነገሮች እናነባለን በቴክስት ይላክልናል እንደዛ እናደርጋለን።

የስራ ቦታዬ ቤቴ ውስጥ ስለሆነ ይሄን ያህል ልገልፅልህ አልችልም። ስራ ቦታዬ ቤቴ ነው የምንሰራቸው ስራዎች በሙሉ በስልኬ እና ላፕቶፔ የተመሰረቱን ናቸው። በዛ ምክንያት ስራ ቦታዬን ዲቴል መናገር አልችልም። ግን የሰላም ቦታዬ አሁን ለምሰራቸው ስራዎች ቤት ውስጥ ሆኖ ቁጭ ብሎ መስራት ለኔ ተመችቶኛል። የተለያዩ ጥቅሞችን እናገኛለን ቤት ውስጥ በመስራት ማለት ድካም ሲሳማ እኔ ማረፍ መብላት ስንፈልግ መብላት መስራት የምንፈልግበት ስድስት ሰዓት ድረስ እንሰራለን። መጥፎ ጉዳቶችም አሉት። እነዚህ ነገር በመሆኑ ማለት ውስጥ ቤት ውስጥ ነው። ብዙ ግቢ ውስጥም የሆነ ቤት ውስጥ ብዙ ሊያስቸግር የሚችል ነገሮች አሉ። እነሱን ነገር ተቋቁመን መስራት ከቻለነን ቤት ውስጥም አሪፍ ነው

በባህላችን ሰርግ ኢትዮጵያ ውስጥ እንደመሆናችን በጣም ብዙ እንትን አለው ሂደት አለው። መጀመሪያ ባልና ሚስት ወይም እነዛ ሊጋቡ የፈለጉ ሰዎች መዋደዳቸውን ካረጋገጡ በኋላ ዝም ብሎ አይገባም ልጅቷ ጋር የወንድ ወንዱ ሽማግሌ ይልካል ለጃችሁ ለለጃችን ስጡን ብሎ እንደ ፈቃድ ማለት ነው። እሱ ነገር ከተላከ በኋላ እነዛ የሷ በቤተሰባች ሰዎች መፍቀድ አለባቸው ይሁን ላንተ ምን አለው ይቺን ልጅ ሊያኖራት ይችላል የሚለውን ነገር ቼክ ካረጋገጡ በኋላ። ለልጁ ይለቁለታል እሱ በሚያገባበት ሰዓት ደግሞ ድል ያለ ድግስ ተደግሶ ተበልቶ ተጠጥቶ በሳምንቱ። መልስ ተጠርቶ ደግሞ በእሷ ቤት ብዙ ፕሮሰስ ነው ያለው። የሰርግ በዓላችን

አዎ ቶሎ የምንደርሰው ምክንያቱም ስራ ቦታ ላይ አርፋጅ መባል ስለማልፈልግ ስራ መድረስ ካለብኝ ሰላሳ ደቂቃ ደርሼ መድረስ ነው ምፈልገው። ያ ነገር ደግሞ በስራ ላይ ኢፌክቲቭ ካለቆች ጥራች ጋር ንግግር ስላረገች ሲመጣ እንዳያመልጠኝ ቀድሞ መገኘት እወዳለሁ እሱ ብቻ ሳይሆን ቀጠሮችም ሲኖረኝ ብዙ ነገር ሲኖረኝ ቀድሜ መገኘት ነው የምፈልገው። በነገራችን ላይ ቀጠሩ ከተባለ ለምሳሌ ከፍቅረኛ ጋርም ከሰው ጋር ሊሆን ይችላል ከአንድ ሰዓት ደ በፊት ብደርስ ደስ ይለኛል ምክንያቱም ያለበ ያለሁበትን ቦታ ለማጣራት ያለውበትን ቦታ ተመቻችቶ በመጠበቅ ቀድሞ መሄድ ይመቻል። አርፍደህ ስትሄድ ግን ብዙ ነገሮች ያጋጥሟል ታክሲ መመራመድ ታክሲ ማጣት መንገድ መዘጋጋት ትራፊክ መጨነቅ ሊኖር ስለሚኖር እሱን ነገር ለመፍታት ቀድሞ መድረስ እና ቀድሞ ከቤት መውጣት እነዚህን የሁላ ነገሮች ቢከሰቱ ቦታው በሰአቱ ለመድረስ ይጠቅምናል